ይቅርታ መጠየቅ ከላል ነው ወይ የሚለው ጥያቄ በጣም አሪፍ ነው? ይቅርታ መጠየቅ በእኛ ሀገር ባህል አንፃር በጣም ተቃሚና። በጣም ሁሉ ሰው መልመድ ያለበት ነው። ቀላል ነው ወይ ያው ይቅርታ መጠየቅ እንደ ችግሩ ስፋትና ቅለት ይታያል። ለምሳሌ አንድ ሰው ይቅርታ የሚጠይቅ ከሆነ በጣም ሰውን ስብና የጎዳ ከሆነ ይቅርታ አጠያየቁ ከፍታና ዝቅታ አለው። ማለት አብዛኛው ሰው ሁሉም ይቅርታ መጠየቅ። ቀላል ቢሆንና ቢለምደው በጣም ደስ የሚል ወይም ታካሚ እሴታችን አንዱ ነውና። ስለዚህ ይቅርታ መጠየቅ በጣም ጥሩ ነገር ነው። ለሁሉም ሰው መልመድና እለት እለት ታግባር ውስጥ ማስገባት ያለበት የስነ ምግባሬ ሰዎች ስነ ምግባር ውስጥ መለመድ ያለበት ነገር ነው።

ቁጥሮ ስንት ነው የሚለው ጥያቄ? የኔ የቻማ ቁጥር አርባ አንድ ነው። በቻማ ቁጥር ልክ እነው። ሌላ ልብስም ምገዛ ለምሳሌ አብዛኞቹ የመረጋቸው ቻማዎቹ ነጭ ናቸው። ምክንያቱም አለባበሴ ጋር እንዲሄድና ነጭ ጫማ ሲሆን የተለያየ ውበት አለው። ለምሳሌ ነች ጫማ አርገን ወዴት? እንደ ምን ሄድ ለምሳሌ ብናግር እናግራችሁ ለምሳሌ ክብረ በዓል ላይ ስንሄድ ነጭ በነጭ ለብሰን እንሄዳለን። ምክንያቱም ነጭ የሚገልጸው ይሄ ደስታን ውስጥ ላይ ይሄ ደስታ ሀሴት እንዳለን ነው። የሆነ ሰላም እንደሚሰማን ለመግለጽ ነው። እንደኔ አስተሳሰብ

ቤተሰብ ምን ያህል ጊዜ ይሰባሰባል? ቤተሰብ የምንሰባሰብበት ጊዜ የተለያዩ እቅዶችን ስናወጣ ነው። ከሳምንት አንዴ በወር አንዴ ሊሆን ይችላል። ምንሰባሰብበት ደግሞ አስፈላጊ ጉዳይ ከሆነ በየቀኑ ምንሰበሰብበት ሰዓት አለ። ምን ያህል ሰዓት ትሰበሰባላችሁ ምን ያህል ጊዜ ትሰበሰባላችሁ? እንደ ጉዳዩ አስፈላጊነት ሊሆን ይችላል ደግሞ ከቤተሰብ አባል አንዱ ካጠፋ የዛን ጥፋት። መፍትሄ ለመስጠት ስንል የተለያዩ ጊዜ ስብሰባ እናደርጋለን ማለት ነው። ለምሳሌ ብዙ ጊዜ ስብሰባ እናደርጋለን። ልጆቻችንን

በተፈጥሮ ውስጥ መራመድ ትወዳለህ? አዎ። በተፈጥሮ መራመድ ስንል ለምሳሌ በጫካ ተራራማ አካባቢዎች ላይ ወክ ማድረግ መጓዝ አካባቢውን መጎብኘት እና የተለያዩ ስራዎችን የመስራት ነው። ስለዚህ እኔ በተፈጥሮ ውስጥ መራመድ በጣም እወዳለሁ። ምክንያቱም ተፈጥሮን ሳይ የሆነ ትውስታ ይፈጥርብኛል። ለምሳሌ ያክል በደን ተሸፈነ ጫካ ውስጥ ስንራመድ። የተለያዩ የአየር ፀባዬች ወይም ምቹ ሁኔታዎች ምቹ ቦታዎች እናገኛለን። ስለዚህ በተፈጥሮ ውስጥ ማዘውተር ደስ ይለኛል ሁልጊዜም አደርገዋለው። ሁል ጊዜ አንደኛ ምርጫዬ ነው ተፈጥሮ ውስጥ መራመድ።

የምትወደው ጣፋጭ ምንድነው? ጣፋጭ ምግብ ምንድነው? ብዙ ጊዜ ጣፋጭ መግቦችን አልበላም ምክንያቱም ሰውነት ጋር ስለማይስማሙ። ጣፋጭ ምግብ ስንበላ ሌላ ምግብም ለመብላት ይዘጋናል። ምክንያቱም ተፈጥሮ ያለውን የተፈጥሮን ምግብ ጣፋጭ ስንበላ የተለያዪ ስሜቶች ቃናዎች ስላሉ አይመቸንም